በባህላችሁ ሰርግ እንዴት ይከናወናል? የሚለው እኛ በባህላችን በጣም ደስ የሚል አለ በቤተክርስቲያን የሚከናወን ሰርግ አለ እንደውም ደግሞ እንደዚሁ በባህላዊ በሆነ መንገድ የሚከናወን አለ። እናም በጣም ደስ የሚል የጥሎሽ አጣጣር ጥሎሽ የሚባል አለ። ወርቅ ጌጥ ለቤተሰብም የተለያዩ የልብስ አይነቶችን ለሚስትም እንደዚሁ ወርቅ ምናምን ጥሎሹ በጣም ደስ የሚል ነው።

የትኛውን ወቅት ትወዳለህ ለሚለው? እኔ በጣም ደስ የሚለኝ የበጋ ወቅት ነው። ምክንያቱም ክረምትን ሲመጣ የተለያዩ የእግር መቆርጠም ምናምን እንደዚሁ ቅዝቃዜ ብዙ ጊዜ ስለማይመቸኝ። እኔ በጣም የምመርጠው የበጋ ወቅትን ነው። ሙቀትም ስለሆነ ሙቀት ነው እኔ ለሰውነቴ በጣም የሚስማማኝ እና። የትኛውም ወቅት ትወዳለህ ለሚለው? እኔ የበጋን ወቅት እወዳለሁኝ

በልጅነቴ የመኖሪያ ቤት ንገረኝ ለሚለው እኔ በልጅነቴ በጣም የምታምር ሳር ቤት ነበረች እና የድሮ ሳር ቤት። ከዛ እየደረስኩ እያለ ደግሞ ቆርቆሮ ከእንጨት የተሰራ። በጭቃ የተለጠፈ በእንጨት የተሰራ እንደ ቪላ ቤት አይነት። አሁን የምኖርበት ቪላ ቤት ነው።

በመስመር ላይ ትማራለህ ለሚለው? አዎ በመስመር ላይ እማራለሁኝ። እነዚህ በኦንላይን በዩቲዩብ እንዲሁም ደግሞ በቴሌክራም በቴሌግራም የተለያዩ የትምህርት አይነቶችን እከታተላለሁኝ። እንደውም ደግሞ ብዙ ትምህርትም እማርባቸዋለሁኝ። እና በመስመር ላይ ትማራለህ ለሚለው? አዎ እማራለሁ

ለበጎ አድራጎት ሰርተህ ታውቃለህ ለሚለው አዎ ሰርቼ አውቃለሁኝ። ተማሪዎች እየተደራጀን ከተለያዩ ካላቸው ሰዎች። እንደ ዱቄት እንደ ብር እንዲሁም ደግሞ። ካላቸው ሰዎች ያላቸውን በመሰብሰብ ለአጡ ሰዎች። እንዲሁም ደግሞ ሰርተው ለማያድሩ በመንገድ ላይ ለሚቀመጡ ምናምን ለነዛ በጎ አድራጎት አድርጌ አውቃለሁኝ።

ዜና በመስመር ላይ ታነባለህ የሚለው አዎ አነባለሁኝ። ማለትም እንደዚሁ በ አይፎን ስልክ በዩቲዩብ ላይ ዜናዎቼን እንተን አላለሁኝ እንደውም ደግሞ በቲክቶክ በተለያዩ በዋትሳፕ ላይ ምናምን ዜና በመስመር ላይ አነባለሁኝ። እንደዚሁም በተለያዩ እንትኖች በሚለቀቁበት ላይ በፌስቡክ ምናምን።

ቃልህን? ትጠብቃለህ የሚለው አዎ እኔ ቃሌን በጣም ነው የምጠብቅ። ምክንያቱም በቃሌ ያላንድን ነገር ቃሌን እጠብቃለሁኝ ያችን ቃልና ቃል ወደትም ወደኋላ አልልም። ልክ በጠበቁና በጠበቁበት ጊዜ ቃሌን ወዴትም እንትን አልልም። ቃሌን እጠብቃለሁኝ በቃል ምገኝ ሰውኝ ነኝ። እኔ ቁም ነገረኛ።

መዘመር ትወዳለህ ለሚለው እኔ መዘመር በጣም ደስ ይለኛል። በተለይ የቤተክርስቲያን መዝሙር መዘምር በጣም እወዳለሁኝ። እንዲሁም ደግሞ ቤት ውስጥ መዝሙሮችን በማንጎራጎር። ያለ አይደለ አንዱ ድምጽ ባለማሰማ ሳላሰማ አንዱ በእንጉርጉሮ መልኩ ቤተክርስቲያንም ሄጄ መዘመር በጣም ደስ ይለኛል እወዳለሁኝ።

ጭንቀት ሲሰማው ምን ታደርጋለህ የሚለው? ጭንቀት ሲሰማኝ። በተለይ ይሄ ረግረጋማ ቦታ አሉ። እና ጸጥ ያለ ቦታ የተለያዩ ዛፎች እንደ ረግረጋማ ቦታ ሳር ያለበትና ጸጥታ አለበት ቦታ ሄጄ። ጭንቀቴን ለማስወገድ እና ጥሩ ነገር እንዲሰማኝ አደርጋለሁኝ።

ፎቶዎችህን የት ታስቀመጣለህ? ለሚለው የተለያዩ በወረቀት የወጡ ፎቶዎች ከሆኑ በስነ ስርዓት እንደይዛጩ ወይንም እንደይበታተኑ አልበም ውስጥ አስቀምጣለሁኝ እንዲሁም ደግሞ የስልክ ፎቶዎቼንም የራሳቸው የሆነ ኮድ አበጅቼ ወይንም የራሳቸው የሆነ ማስቀመጫ ድብቅ ቦታ እነዛ ውስጥ አስቀምጣለሁኝ